እኔ ምጠቀመው ትራስ ሁለት ትራስ ነው። አንደኛው በእግሬ አካባቢ አስቀምጠዋለሁ። አንደኛው ግን ለራሴ ትራስ እጠቀመዋለሁ እጠቀመዋለሁ። በአልጋዬ ላይ ሁለት ትራሶችን እጠቀመዋለሁ አንደኛው ለራሴ ነው። ሁለተኛው ደግሞ በእግሬ በኩል ትራስ አደርጋለሁ። ስለዚህ በአጠቃላይ ሁለት ትራሶችን እጠቀማለሁ።

መዘመር በጣም እወዳለሁ በአጠቃላይ መንፈሳዊ መዝሙሮችን ጠዋት ጠዋት እዘምራለሁ። በአጠቃላይ እኔ የኦርቶዶክስ እምነት ተከታይ በመሆኔ። የኦርቶዶክስን እምነት የሚያጠቃልል መዝሙሮችን ጠዋት ጠዋት እዘምራለሁ። እዘምራለሁ ሁሌ ጠዋት ጠዋት የኦርቶዶክስ መዝሙር እዘምራለሁ።

ጠዋት በስራ በአጠቃላይ ከምኝታዬ እነሳና ፊቴን እታጠባለሁ። ከዛ በኋላ ወደ ሰዓት ጠብቄ ወደ ቤተክርስቲያን እሄዳለሁ። ጸሎት አደርጋለሁ። ከጸሎት ተመልሸ ስፖርት የጠዋት እንቅስቃሴ አደርጋለሁ። ከዛ በኋላ ለልጆቼ ቁርስ እሰራለሁ። ከዛ በኋላ ቁርስ በልቼ ወደ ስራ እሄዳለሁ።